አትክልት ስራ ታደርጋለህ አዎ አትክልት ስራ እሰራለሁ አደርጋለሁ። እ እንዴም በ ጊ በግቢያችን ላይ እነዛ አትክልቶች አሉ የተለያዩ የአትክልት አይነቶች እንደ አበባ እንደ ፈኧ ደግሞ ወይ የጎመን የጎመን ላይ እንዝቅ ጥቅል ጎመን የሚባሉ እ እንዲሁም ደግሞ የሽንኩርት ቃሪያ ብላብና በአትክልቶችም በቤታችን ውስጥ። የእንሰራአለን አብዛኛው ላይ ለቤት ላይ የምንጠቀማቸው አብዛኛው እንደውም እነዚህ የአትክልት እ ዝርያዎችን እንጠቀማለን ብዙ ጊዜ ከገበያ ሳሆን ከቤት ጋር ከውስጥ መጠቀም እንደ ተለይ። እንደዚህ ነጭ ሽንኩርት ነጭ ሽንኩርት ላይ የሆነ መደብ ስንሰራ ዘ አፍልተህ ምናምን ከዛ አፍቶ እንደዚህ ለምግብነት እንደዝና ጠቀ ቀይ ሽንኩርት እንደዝ ና ምርትአለ። ጎመን ጎመን ቀይ ስር ቀይ ስርም እንደዚህ እንትያለን እና ትርጉም ትክክለኛ ዘሮችን እ ግቢ ውስጥ አብቅልን እንጠቀማለን ማለት ነው እና እነሱን በብዛት ጥቅም እናቃለን ማለት ነው። ቤት ውስጥ ላይ

በቡድን መስራት ተወዳለህ? ይላል አዎ በጣም ነው ደስ የሚለኝ በቡድን መስራት በጣም አዋጭና ጥሩ ነገር ነው። እኛ በውድን ነው አብዛኛው የምንሰራው የስራ በጋራ ስሰራው። ድካምን እንዲሁም ብዙ ጉልበትን መቀነስ ነው እንደዚሁም ሞራኒቲ ይሰጥሃል። በጣም በቃ በፍቅር በአንድነት ነው የሚያሰር እና የቡድን ስራ ብዙ ጊዜ እኛ አካባቢ የተለመደ ነው እንደዚህ የተለያየ ደቦ ስራ ሲመጣ የ እንደዚህ የተለያየ አጨዳ ወቅት በራይ ወቅት በጋራ ነው። በቃ አብዛኛውን ስራ የምንሰራው እና የቡድን ስራ በጣም ደስ የሚል ጥሩ ነገር ነው ማለት ነው። እና የቡድን ስራ በጋራ ነው አብዛኛው የምንሰራው እና ለጥሩ ለለውጥም ለምንም እሱ አሪፍ ነው ማለት ነው

ከፀሀይ እንዴት ትጠቀማለህ? ፀሀይ እኔ አብዛኛው ያው እንጠቀማለን በተለይ ጠዋት ጋር ያለች የፀሀይ ብርሃን በጣም ነው የምንጠቀማት። ፀሀይ ልክ ጠዋት ጋር እንደወጣች ብርሃኗ እንደሰጠች ወዲያውኑ ተነስተን ከዛ ውጪ ጋር እንቀምጥና ከዛ ከተቀመጥን በኋላ ፀሀይውን እያሟቅን ነው የምንጠቀማት። ሶስት ሰዓት ብራይል እስከሚል የፅሃይ የብርሃኗን እንወስዳለን በጣም ብርድ እንደውም በአሁኑ ወቅት ላይ ብርድ ስላለ በዛ ሰዓት ለኛ ለሰውነታችን ሙቀትና ሀይል ትሰጣለች ማለት ነው። ፅሃይን በአግባቡ እንጠቀመዋለን በተለይ በቃተር ላይ ምናምን ሲሆን ደግሞ እሱን ከጥላ በመጠቀም እንከላከላለን እና የጠዋት ፅሃይ በብዛት እንጠቀማለን ማለት ነው።

ከደንበኛህ ጋር ትሰራለህ? ይላል። አዎ ከደንበኛየ ጋር ነው የምሰራው። እኔ ስራዬም ከደንበኛ ጋር የሚያያይዝ ነው። ከደንበኛ ጋር ስሰራ በጣም ደስ ይላል። ደንበኞች ሲመጡ የምትሰጣቸው የፊት አቀራረብ ማለት በቃ ገና ሲመጥ ከወዲያ የምናሳያቸው አቅርቦት ሰላምታ አለ፣ በቃ በጣም ፍገግ ብለህ አጫውተህ፣ አስቀህ ነው የምንሰዳቸው እና እስኪመጡ ድረስ ያንን ካስታ ገዝተው ሄደው እስኪመለሱ ድረስ ይጓጓሉ እና ሲያገኙህ ከወዲያ ገና ሲገቡ ስማችንን ጠርተው በጣም በመሳቅ በደስታ ነው ወደዚህ ሲመጡ እንደ ደስታ የሚቆጡት። ከደንበኛ ጋር ብዙ ጊዜ ሰርተንም ም እናውቃለን።

ማር ትወዳለህ ይላል? አዎ ማር እወዳለሁ የገጠር ልጅ ነኝ ማር በጣም ነው የምወደው ደስ ይለኛል። በተለይ ትኩስ ማር። ተቆርጦ ሲመጣ ፋዘር ምናምን ቆርጦ ሲያመጣው ከልክ ማር ምናምን በጣም ደስ ይለኛል። እና ማር በጣም እወዳለሁ። ደስ የሚለኝ የህል ዝርያ አይነት ነው። እና በጣም ማር በጣም እወዳለሁ። ተቆርጦ ሲመጣ ማለት ነው። ትኩሱ ደስ ይለኛል